ብዙ ጊዜ የስራ ጫናዎች ሎድ ስለሚበዛብኝ ስራዎችን በብዛት እና በጥራት ስለምሰራ እንደውም ዲጂታል ላይ ብዙ ጊዜ ስለማሳልፍ ቡና እጠጣለሁኝ። ጀስት ቡና መጠጣት የጀመርኩት ከስምንት አመት በፊት ዩኒቨርሲቲ ተማሪ እያለሁ ነበረ። በዩንቨርሲቲ ቆይታዬ የተለያዩ ኮርሶችን የተማርኩትም ኢኮኖሚክስ ስለነበረ ቤዚካሊ ኮርሱም ጀስት ባክግራውንዱ ትንሽ ከባድ ስለሆነ ጀስት ፎከስ ስለሚጠይቅ። በዛ ሰዓት ቡና እጠጣ ነበረ እንደውም አንድ ታሪክ ነበረኝ ቡና በመጠጣት አስታውሳለሁኝ። ሌሊት ላይ ዘጠኝ ሰዓት ምናምን ሌሊት ይጠጣ ነበር ያ የሆነው እንዴት ነው? ዩኒቨርሲቲዎች በጊዜው በሰአቱ። ጀስት ሃያ አራት ሃወር ነበር የሚሰሩት ሃያ አራት ሰዓት ነበር የሚሰሩትና አይዘጉም ነበር። ዪንቨርስቲዎች እና እኔ በዛ ሰዓት ላይብረሪ ቆይቼ ቡና ጠጣ ነበረ። ቡና ጠጥቼ ጀስት እንደገና አነባለሁኝ ከዛ በኋላ ወደ ዶርም እገባለሁኝ። እና ጀስት ፕሪፈር አደርጋለሁኝ ቡናን እመርጣለሁኝ። ቢኮዝ ስቲሙሌትም ስለሆነ አነቃቂም ስለሆነ ፕላስ ደግሞ ስራዬን ስሰራ ፈርዘር ኢነርጂ እንዲኖረኝ ሀይል እንዲኖረኝ ያደርገኛል። እንድበረታ ያደርገኛል ያነቃቃኛል። ስፔሻሊ ኢትዮጵያ ውስጥ ደግሞ ጀስት ቆንጆ ቡና አለ ጥሩ ቡና አለ ያ ቡና ደግሞ በጣም አነቃቂ ነው። ጀስት ሌላ አዲሽናል የሆነ ፓወር አዲሽናል የሆነ ሀይል እንዲኖረኝ ነው የሚያደርገኝ። ስለዚህ በስራዎቼ መካከል ቡና እጠጣለሁኝ። እንዴት እንዴት ጀስት ከዛ በኋላ ስራዎቼም ትሰልጥም ምግብ እሰራለሁኝ። ጀስት አንዳንድ ጊዜ በጣም ሎድድ በሚሆን በሰአት ወይም የስራ ጫና ሲበዛ ወይም እንደዚህ ኦንላይን ላይ ፎከስ ሳደርግ እንደዚህ አንዳንድ ታስኮች ላይ ፎከስ ሳደርግ። ቤቴ ወይም ቴብሌ ጋር ቡና እንትን ብዬ አዝዤ ወይም እኔም ራሴ ከቻልኩ ቡና አዘጋጅቼ ቡና እጠጣለሁ። ጀስት ለቡና ትልቅ ክብር አለኝ ትልቅ ቦታ አለኝ። ቢኮዝ በቃ ቡና መጠጣት እወዳለሁኝ። ጀስት ከመጀመሪያ ዲግሪ ጀምሮ ስቲል ናው በፕሮፌሽኔም ዘመን እንደውም በባንክ ኢንዱስትሪ አስታውሳለሁ ባንክ ላይ ስሰራ ከሁለት አመት በላይ በቆይታዬ በቀን ሁለት ስኒ ሶስት ስኒ አልፎም አራት አምስት ስኒ የምጠጣበት ጊዜ ነበረ። ምክንያቱም ጀስት ማርኬቲንግ የሚባል ሲናሪዮ ወይም ቶፒክ ስላለ። ባንክ ላይ ያንን ስራ ለመስራት ከሰዎች ጋር ኮሚኒኬት አለ ማድረግ አለ ክላይንቶችን በየጊዜው ማግኘት አለ። ውስጥ ላይ የሚሰሩ ኢንተርናል ስራዎች ሃይሊ በጣም ብዙ ኮምፕሊኬትድ የሆኑ ስራዎች አሉ። እነዛን ለመስራት የተለያዩ እንትኖችን ክሊያንቶችን ከስተመሮችን በማውራት ድካም ምንም ስለሚኖር። በዛ ሰዓት በተደጋጋሚ አካውንት ላስከፍት ስወጣ ብዙ ነገር ላደርግ ከከስተመሮች ጋር ኮሚኒኬትም ሳደርግ። በእያንዳንዱ ሰዓት ቡና የምጠጣበት ጊዜ ሰፊ ነበረ። አስታውሳለሁኝ ስቲል ናው አሁንም ጀስት በዛ መንገድ ነው እየተጓዝኩ ያለሁት። ሶ ቡና እጠጣለሁኝ። ጀስት ቡና ስጠጣ ደግሞ ብዙ ጊዜ ውጪ ላይ አልጠጣም ውጪ ላይ ስልህ ካፌ ላይ ካፌ ላይ ሳይሆን ቤት ውስጥ የሚፈሉ ወይም የተዘጋጁ ቡናዎች ቤተሰብ ጋር የተዘጋጁ ወይም እኔ ያዘጋጇቸውን ቡናዎች። ቤት ውስጥ እጠጣለሁኝ። ብዙ ጊዜ ቤት ውስጥ የሚዘጋጅና ውጪ ላይ የሚዘጋጅ ልዩነት አለው። ቤት ውስጥ የሚዘጋጅ በጣም አሪፍ ይሆናል። ጀስት በጣም ቆንጆ ይሆናል ይጣፍጣል የሆነ ጣዕሙ የሆነ በቃ እንትኑ በጣም ተወዳጅና በጣም ሚጣፍጥ ነው። ከምንም በላይ ዴይቱዴይ ቢጠጣ ራሱ አይሰለችም። ከምንም በላይ የሆነ ጣዕም አለው ውበት አለው ከለር አለው። ደስ ይላል ቤት ውስጥ ቡና ጀስት በጭስ ተደርጎ ሲጠጣ በጣም ያምራል በጣም ደስ ይላል ሁል ጊዜ ያጓጓል። እና ቤት ውስጥ ብዙ ጊዜ እጠጣለሁ። ከጓደኞች ጋር አንዳንድ ጊዜ ውጪ ላይ ጓደኖችን ሳገኛቸው ከእነሱ ጋርም አንዳንድ ጊዜ ሻይ ቡና እንላለን በዛ ሰዓት ቡና እንጠጣለን ቆንጆ ኮፊ ቤት ገብተን እንጠጣለን ቡና። በዛም ልምድ አለን። ብዙ ጊዜ ጀስት አብረን እንደዚህ ስለ ስራ ስለ አንዳንድ ነገር እያወራን ስለ ስለቤተሰብ እያወራን ቡና እንጠጣለን። ጀስት በዛ መንገድ ነው። ስለ ቡና ያለኝ አጠቃላይ መረጃ እና አጠቃላይ እውቀት

ኦኬ ሾርባ በጣም ነው የምወደው ሾርባ ከምወዳቸው ምግቦች አንዱ ነው። ምንድነው? አንድ ስቶሪ አለኝ እሱም አያቴ ጋር በማድረግ ጊዜ ሾርባ በጣም ነበር የምወደው እና አያቴ ብዙ ጊዜ ታዘጋጅልኝ ነበር ከአስር አመት በፊት ምናምን የነበረ ታሪክ ነው። የምነግርህ እና በጣም ሚገርም ጊዜ ነበር። እና በአጋጣሚ ማታ ማታ ሾርባ በአትክልት ይሰራል እና ሾርባ በአትክልት በጣም ነው የምወደው። ሁል ጊዜ በቃ ያን ጊዜ አይ ነው ኤለመንተሪ ማነው ሃይስኩል ላይም ኤለመንተሪ ላይም በነበርኩ ታይም ነው። እና አያቴም በጣም ሾርማ ለምንድነው ማታዘጋጅልኝ እላት ነበር እና በተደጋጋሚ ማታ ማታ ላይ ሾርባ ታዘጋጅልኝ ነበር። እና በጣም እወዳለሁ። ሾርባ ስፔሻሊ አጃ ሾርባ ያትክልት ሾርባ በጣም ነው የምወደው። ከምንም በላይ እኔ ብቻ ሳይሆን ቤተሰቡ ሁሉ ጀስት በጣም ነው የሚወዱት። እህቴ ትወዳለች ወንድሜ ይወዳል። ማዘር ትወዳለች አባቴም ይወዳል። ሁላችንም በቃ ሾርባን መጠጣት በጣም እንወዳለን። ለሾርባ ያለን ፍቅር በጣም ይለያል። ቤት ሾርባ ከተዘጋጀ በቃ ደስ ብሎን ነው የምንጠጣው። እና አእ ኢቭን አንዳንድ ጊዜ ካፌ ላይ ሾርባ ካገኘሁኝ ሾርባ ጠጣለሁኝ ካፌ ላይ ራሱ ሾርባ ከእንትን ብዬ እጠጣለሁኝ ካፌ ላይ ራሱ ሾርባ ካለ ማለት ነው። ማስታውሰው እንደውም ዩኒቨርሲቲ የሆነ አንድ ካፌ ነበረ የተማሪዎች ካፌ እና እዛ ካፌ ሾርባ ይዘጋጅ ነበር እና ያ ሾርባው። ቶሎ ያልቅ ነበረ ሌት ከአስራ ምናምን ሺህ ተማሪ በላይ ስለነበረ በዩኒቨርሲቲ ውስጥ የሚኖረው። በዛ ሰዓት ሾርባው አይቆይም ነበር ያልቅ ነበር። እና ወረፋ በትኬት ነበር እና ቀድሜ ነበር በቃ ሾርባ ላይ ለመጠጣት በቃ ሮጬ ከዶርም እሄድ ነበር አስታውሳለሁ ትዝታ አለኝ። እና ለሾርባዋ ትልቅ እንትን አለኝ ቦታ አለኝ ሾርባ በጣም እወዳለሁ። ከምወዳቸው ቤት ውስጥ ከሚዘጋጁ ምግቦች አንዱ ሾርባ ነው ሾርባን በጣም ነው የምወደው። እኔ ብቻ ሳልሆን ቤተሰብ ሙሉ ሾርባ ይወዳል። ሁል ጊዜም ኢቭን ቢዘጋጅ ራሱ ጠዋት ላይ ቢዘጋጅ ራሱ ማታ ላይ ቢዘጋጅ ራሱ ኢንተርስቲንግ በጣም ሾርባ እወዳለሁ። ያጫም ምናምን ከሆነማ በጣም ዋው ነው በጣም ነው የሚጣፍጠው። በስኳር ተደርጎ ምናምን ቤት ውስጥ ሲዘጋጅ በጣም ነው የሚጣፍጠው። አያቴ ደግሞ ስታዘጋጀው በጣም አመዚንግ በጣም ሙያ አላት በጣም ትችልበታለች። ከምንም በላይ ኢቭን ጎረቤት ራሱ ሰው ምናምን አንዳንድ ጊዜ የታመመ ሰው ስንጠይቅ ምንድነው? የሚዘጋጀው ሾርባ ነው። ሾርባ ይዘጋጃል። ከዛ የታመመ ሰው እንጠይቃለን እንሄዳለን በፌርሙዝ ምናምን ይዘን ሄደን እንጠይቃለን። በጣም ሾርባቸው ይጣፍጣል። በጣም ሾርባቸው ይጣፍጣል። ነው የሚሉን ቤት ውስጥ ራሱ ጎረቤት ራሱ ሾርባችሁ ይጣፍጣል በጣም ነው የሚጣፍጠው። እንዴት ነው የምታዘጋጁት? ምናምን ነው የሚለው እና ለሾርባ ያለኝ ፍቅር ልዩ ነው። ሾርባ በጣም እወዳለሁ። በጣም ነው የምወደው ሾርባ።

እሳት ማንደድ እችላለሁኝ ይሄንንም እንዴት ነው የምለው? ህፃን እያለሁ አያቴ ጋር ስላደኩኝ አያቴ ታዘኝ ነበር እና ስራ በዛ ሰዓት። አንዱ እሳት ማንደድ። የሚለውን ነገር ስትጠይቅ እንትን ነበረ ይሄን ነገር አደርግ ነበር አነድ ነበረ በእንጨት ምናምን አድርጌ አነድ ነበረ። የሆነ ጊዜ ክፍለ ሀገር በመኖር ጊዜ ከብዙ አመታት በፊት እና እችላለሁ ማንደድ እችላለሁ እሳት ማንደድ እችላለሁ። ህፃን ሆኜ አስታውሳለሁ እንደዛ አድርግ ነበረ። እና እንትኑ አለኝ ልምዱ አለኝ ስቲል እና አሁንም ማድረግ እችላለሁኝ።

አሁን ለጠየቀኝ ጥያቄ በቂ ማብራሪያ የለኝም ይቅርታ አድርግልኝ። ምክንያቱም ከአሁን በፊት እንደዚ አይነት ጥያቄም ተጠይቄም አላውቅም ፕላስ ደሞ ይሄን ነገር ፈጭቼ አላውቅም እና አዲስ ነው ይሄ ለኔ ልምዱ የለኝም። ከይቅርታ ጋር ግን ፈርዘር ሌሎች መረጃዎችን ምናምን ጠይቄ እንዴት መፈጨት እንዳለበት ወይም እንዴት መሆን እንዳለበት ለራሴ ጠቅለል ያለ እውቀት ጠቅለል ያለ አንደርስታንዲንግ እንዲኖረኝ እጥራለሁ።

ከጥላ ወይም ከፀሀይ ጠዋት ላይ ፀሀይ በጣም እወዳለሁ። ከሰአት ደግሞ ፀሀዩ ብዙ ጊዜ በጣም ከፍ ስለሚል ስለሚሞቅ ፀሀይ ብዙ ጊዜ እንትን አልልም። አብዛኛውን ጊዜ ግን ጥላ ያስደስተኛል። ጥላ ላይ ምናምን ማሳለፍ በጣም ያስደስተኛል። እና ጠዋት አካባቢ ግን ፀሀይ ጀስት ቁርስ ከበላው በኋላ ኦር ከዛ በፊት ፀሀይ ምናምን ሳገኝ ወይም ፀሀይ ላይ ምናምን በምሆንበት ሰዓት በጣም ነው ደስ ሚለኝ። በጣም በጣም ነው ምወደው። የጠዋት ፀሀይ መሞቅ በጣም ያስደስተኛል። ግን ደግሞ ከሰአት በኋላ ፀሀዩ በጣም ስለሚበረታ ፀሀዩ በጣም እንትን ስለሚል በጣም ስለሚሞቅ ጥላን እመርጣለሁ።

ቤተሰቦቼን እናቴን አባቴን ወንድሞቼን እህቴን በዙሪያ ያሉትን ጎንደኞቼን ሰዎች በጣም ነው ምወደው የምወደው። በጣም ለሰዎች ሪስፔክት አለኝ ምንድነው ሰዎች ስታከብር መከበር ስላለ በጣም ሪስፔክት አለ። ቤተሰቦቼን በጣም ነው የምወደው በጣም ሪስፔክት አለኝ። ሪስፖንሲብልነት ይሰማኛል ጀስት በጣም ትልቅ ሀላፊነት እንዳለብኝ ይሰማኛል። ሌላ ሰዎች ክብር አለኝ በዙሪያዬ ለማውቃቸው ሰዎች ለማላውቃቸው ለሰው ልጆች ሁሉ ትልቅ ቦታ አለኝ። ቤተሰቦችን በጣም እወዳለሁ። እንደአጠቃላይ ማን ትወድታለህ የሚለው ጥያቄ? ቤተሰቦቼን በጣም ነው የምወደው።

አሜዚንግ በጣም ስለጠየከኝ በጣም ደስ ብሎኛል ገንፎ በጣም ነው የምወደው ገንፎ። ስፔሻሊ ቁርስ ላይ እበላለሁኝ ገንፎ ያችዋ ገንፎ በቅቤ በጣም ነው የምወደው በገቤ ከተሰራ ቤት ውስጥ በጣም ነው የምወደው ከምንም በላይ። እንደውም ያችዋ ባይሆን ራሱን በነጭ ዱቄት ራሱን በቤት ውስጥ ከሰራው። ገንፎ በቅቤ በጣም ነው የምወደው። እንደውም በቅርብ ከአንድ ቀን ምናምን በፊት እየበላሁ ነበር። እና በቅርብ የበላሁትን ነገር ነው ያስታወስከኝ። እና በጣም ቴንኪው ስለጠየከኝ ገብፎ በጣም ነው የምወደው።

ብዙ ጊዜ ፖርሳዎችን እወደዋለሁ ግን ብዙ ጊዜ እንደ ፓወር አይነት ፖርሳዎች ብራንዳቸው ፓወር የሆኑ ፖርሳዎች ጀስት በጣም ነው የምወደው። ብዙ ጊዜ የፒሲ ፖርሳዎች የላፕቶፕ እንደዚህ ፖርሳዎችን ነው የሚይዘው ቢኮዝ ለስራም ለአንዳንድ ነገርም ጀስት ስንቀሳቀስም ቀለል ስለሚሉኝ አነስ አነስ ያሉ ፖርሳዎች ኖርማሊ ታብሌት ኦር ፒሲ የሚይዝባቸውን ፖርሳዎች ነው ብዙ ጊዜ ማዘወትረው እና የፒሲ ፖርሶዎች እንዳንጠቃላይ በጣም ይመቹኛል።

ፎቶዎቼን ማስቀመጥበት አሁን ጀስት በጣም ጊዜው አሪፍ ስለሆነ ስልኬ ላይ ሆር ላፕቶፔ ላይ አስቀምጣለሁኝ። ፎቶ ፕላይ ስቶር ጎግል ፕሌይ ስቶር የፎቶዬ ራሱ ስላለው እዛ ላይ አስቀምጣለሁኝ ጀስት በዲጂታል መልኩ እዛ ላይ አስቀምጣለሁ። ግን ብዙ ጊዜ አብዛኛው ፎቶዎችን በአርድ ኮፒ ይገኛሉ አልበም ተዘጋጅቶላቸው ቤት ውስጥ በስነ ስርዓት በመጽሔትም የታተሙ አሉ እንደ መጽየትም የተዘጋጁ አሉ። ጀስት ደግሞ ፎቶ አልበም ኖርማል ተዘጋጅቶላቸው የሁሉም የቤተሰቡም የእኔም የጓደኞችም ፎቶ አብሮ በአንድ ላይ ከበፊት ጀምሮ የስቲል ናው እስካሁና ሰዓት ድረስ ያሉ ፎቶዎች በአንድ ላይ በፎቶ አልበም መንገድ ተዘጋጅተው ቤት ውስጥ ይገኛሉ። በዛ መንገድ ነው ፎቶዎቼን እማስቀምጠው

የሽያጭ ግቦች አሉኝ ጀስት ስለ ሽያጭ ሞር ዲቴል አነባለሁ ሽያጭን በሚመለከት ሽያጭ ሴልስ በጣም ብር ወርድ በአለም ላይ ትልቁን ቦታ ሚይዘው ትልቁን ጂድፒ ትልቁን ቦታ የሚይዘው ሽያጭ ነው በአለም ላይ ከ አይ ቲንክ ከሁለት መቶ ምናምን በላይ ፐርሰንት በላይ የሚይዘው። ሽያጭ ነው እና ወደፊት በሽያጭ ስራዎች መሰማራት እፈልጋለሁ። ምክንያቱም እያንዳንዱ ነገር በአለም ላይ የመሸጥ እና የመግዛት ውጤት ነው የመስጠት እና የመቀበል ውጤት ነው። ሶ ሽያጭ ግቦች አሉኝ ያስቀመጥኳቸው እቅዶች አሉኝ። ወደፊት የራሴ የምለው የሽያጭ ካምፓኒ ስለሚኖረኝ በዛ ሰዓት እንዲጠቅመኝ በሚል ቀድሜ ያዘጋጀኋቸው እቅዶች አሉኝ አስቀምጫለሁ እና የሽያጭ ግቦች አሉ።

በጣም የሚገርም ጥያቄ ነው ስለጠየቀኝ በጣም አመሰግናለሁ የጥርፍ ጊዜ። ማሰለፊያዎቼ የመጀመሪያው ኳስ ማየት በጣም እወዳለሁኝ ኳስ አያለሁኝ በትርፍ ጊዜ ኳስ አያለሁኝ። ከዛ አንዳንድ ጌሞችን እጫወታለሁኝ። እንደዚህ ቀለል ያሉ ጌሞችን እጫወታለሁኝ በስልክም ይሁን ውጪ ላይም ይሁን ለምሳሌ ፑል ስቴሽን ፑል ቴንስ ቴንስ በጣም እወዳለሁ ቴንስ እጫወታለሁኝ። በትርፍ ጊዜ እነዚህን በማድረጌ በጣም ነው ደስ የሚለኝ። በቃ ራሴን ፈታ አድርጌ የሆነ ራሴን አነቃቃለሁ። በትርፍ ጊዜ ይሄን ማድረግ በጣም ያስደስተኛል። ብዙ ጊዜ ግን ኳስ ስለምወድ ኳሶችን ነው የማየው።

ሙዚቃ እሰማለሁኝ የዘጠናዎቹ ከዛ በኋላ ሁለት ሺህ ላይ የምትሉትን ሙዚቃዎች ስቲል አሁን የምሰማቸው ሙዚቃዎች አሉ ግን የድሮዎቹ በጣም ያስደስቱኛል። ጀስት እንደዚህ ትዝታ ሙዚቃዎች እሰማለሁኝ አንዳንድ ጊዜ ሙዚቃ ስሰማ በኤርፎን ኦን እንደዚህ በጣም ነው የምነቃቃው። ምናምን ነገር ግን ብዙ ጊዜ ሙዚቃ መቼ እንደምሰማ ታውቃለህ? ስፖርት በጣም እወዳለሁ። እና ስፖርት ስሰራ ሙዚቃዎችን እሰማለሁኝ የሰራው ሙዚቃዎችን እሰማለሁኝ ስፖርት እየሰራሁ ትልቅ ኢነርጂ ነው የሚሰጠኝ። እና ሙዚቃ እወዳለሁ።

ቀዝቃዛ የአየር ሁኔታ በጣም ቀዝቃዛ ካልሆነ ይመቸኛል በጣም ቀዝቃዛ ከሆነ ግን ያደኩበት አካባቢ እንደዛ ስላልሆነ በጣም ይከብደኛል። ብቻ መካከለኛ የአየር ሁኔታ። እመርጣለሁኝ በጣም ቀዝቃዛ ከሆነ ይከብደኛል በጣም ግን መካከለኛ ከሆነ። ካደኩበትም ከኖርኩበትም ስቲል እየኖርኩበትም ያለው የአየር ሁኔታ ስለሆነ ብዙ ጊዜ ያን እመርጣለሁ

በጣም አሪፍ ጥያቄ በጣም አሪፍ ጥያቄ ነው የምፈልገው ጥያቄ ነው ማታ ማታ ብዙ ጊዜ ብዙ ጊዜ መንፈሳዊ ነገሮች እንደዚህ መንፈሳዊ ነገር የተሞሉ ክላሲካሎች። መንፈሳዊ መዝሙሮች እዚህ ውስጥ ነው የሚያድሱ አይምሮን የሚያድሱ ድምፆችን። ብዙ ጊዜ መስማት ያስደስተኛል። ማታ ላይ እንደዛ ነው ልምዴ። ሙዚቃዎችን ሳይሆን መዝሙሮችን መስማት ብዙ ጊዜ አበዛለሁ

ጾም እጾማለሁ ብዙ ጊዜ የተለያዩ አጽዋማትን በእምነቴ በሃይማኖቴ የተለያዩ አጽዋማትን እጾማለሁኝ ተደጋጋሚ ጾም ጾማአለሁኝ ምክንያቱም ጾም ብዬ ማስበው ከፈጣሪ ጋ ሚያገናኝ ትልቅ መንገድ ስለሆነ። ጾም በመጾም እታወቃለሁ ብዙ ጊዜ ከልጅነቴ ጀምሮ። ኦልሞስት ከሰባት ከስምንት አመት ጀምሮ ጾም በመጾም እታውቃለሁኝ እጾማለሁኝ እና። ብዙ ጊዜ ጾም የመጾም ልምዱ አለኝ። ብዙ አመታትን በዛ ስላሳለፍኩኝ። በመጾሜም ደስተኛ ነኝ ስጾምም የሆነ ውስጤ ሀሴት ያደርጋል ደስ ይለኛል። እና ጾም እጾማለሁ ጾም በመጾም

በጣም አሪፍ ጥያቄ ነው ቅጽል ስም አለኝ አወ ብዙ ስሞች አሉኝ። አያቴ ጋር አያቴ ብትመጣ የምጠራበት ስም አለኝ። እናቴና አባቴ ወጥቶኝ ስም አለ። ጎረቤት የሚጠራኝ ስም አለ። ጓደኞቼ የሚጠሩኝ እና የተለያየ ስሞች አሉኝ። ሚኒመም ከአራት ከሶስት በላይ ስሞች አሉኝ። እና ቅጽል ስም አለኝ። ብዙ ጊዜ ሳድግ ያገኘኋቸው በተለይ የማህበረሰብ ጋርም ስለሆነ ያደግኩት ብዙ ቅጽል ስሞች አሉኝ እና በዛም ደስተኛ

መዋቢያ፣ መዋቢያ ብዙ ጊዜ መዋቢያው አልጠቀምንም ግን አልፎዐአልፎ ፀጉሬን እንደዚህ በቅባቶች ምናምን የምጠቀምበት ሰዓት አለ። ግን ያን ያህል አይደለም መዋቢያ እንደ አጠቃላይ። የምጠቀም ሰው አይደለሁም ልምዱም የለኝም ጀስት። መዋቢያ አልጠቀምም የመጨረሻ። ሀሳቤ ወይም የምሰጠው መልስ ምንድነው? መዋቢያ ብዙ ጊዜ እንደማልጠቀም ነው።

የምወዳት ከተማ የምወዳት የምወደው በጣም ማለት ኢትዮጵያ ውስጥ ብዙ ከተሞችን ነው የምወደው በቁጥር ደረጃ ብዙ ከተሞች የሚያምሩ ቦታዎች አሉ ከተሞች አሉ እና የብዙ ብሄረሰቦች መኖሪያም ስለሆነች ብዙ ከተማዎችን ነው በጣም የምወደው። ካለም ግን በጣም የምወዳት ከተማ እየሩሳሌም እስራኤልን በጣም እወዳለሁ። ከሀገራችን ደግሞ። ሀረርፍ ሀረርን በጣም እወዳታለሁኝ ከምንም በላይ ሀረርን በጣም እወዳታለሁኝ። ከሀገር ውስጥ ከውጭ ደግሞ እስራኤልን በጣም ነው የምወዳት። እንደዚህ ሌሎች ሀገሮችም አሉ። እንግሊዝን እንደዚህ ብዙ ጊዜ ኳስ በጣም ስለምወድ እዛ ብዙ ኳሶችም እንትን ስላሉ ቡድኖችም የተለያዩ ቡድኖችም ስላሉ እዛ። ብዙ ጊዜ እንግሊዝም በጣም ወዳታለው ሌሎች ሀገሮችም አሉ እንደዚህ በዋነኝነት ግን ከሀገሩ ውጪ እስራኤልን

ገመድ ገመድ አውቃለሁ ምክንያቱም ብዙ ብዙ ገመድን ለተለያዩ ስራዎች እንደምንጠቀምበት ስለማውቅ ካደኩም ጀምሮ ከልጅም ሆኜ ሰዎች በገመድ የተለያዩ ስራዎችን እየሰሩ። አይቼ ስለማውቅ ገመድን አውቃለሁኝ። ፕላስ ደግሞ ገመድ የተለያዩ ስፖርት። ኢንስትሩመንት ተጠቀሚበታለሁ ለምሳሌ ገመድ ዘለም ይባላል ገመድ እዘላለው። ብዙ ለብዙ ነገር ለብዙ አላማ ነው የማውለው ገመድ እና ገመድ ብዙ ጥቅሞች ነው ያሉት ለየብሄረሰቡ እንደየአካባቢው እንደየሰው ይለያያል። ጀስት እንደሚጠቀምበት ማለት ነው። እና ገመድን እኔ ለስፖርት ተጠቅሜበት አውቃለሁ የተለያዩ እቃዎችን ለመያዝ ለማሰር ተጠቅሜበት አውቃለሁ። ብዙ ጊዜ ግን ስፖርት እሰራበታለሁ እንደዚህ ገመር ዝላይ። የሆርትሮችን ለማድረግ በጣም ጥቅም ስላለው ብዙ ጊዜ ጠዋት ጠዋት ገመድ መዝለል በጣም ያስደስተኛል እዛው አከታሚ

ቤቴን አጸዳለሁ በየጊዜው ማለት ይቻላል። ኢቭን ንጽናው የተጠበቀ ነው ቤቲንግ በስነ ስርዓት ነው የፀዳው የሆነ ቆሻሻ ወይም የሆነ ነገር ካየሁ አጸዳለሁኝ በደንብ አጸዳለሁ አልደክምም አልሰለችም። ኢቭን በሳምንት ሶስት ጊዜ አራት ጊዜ ከዛ በበላይ የማጸዳበት ጊዜ አለ። ምክንያቱም ንጽህና የሚጠይመው ለራስ ስለሆነ ልጽህና መጠበቅ ቅድ ስለሆነ ለጤናም ለተለያዩ ነገሮችም። በጣም ትልቅ አስተዋጽኦ ስላለው በቴ ንጹህ ሁና ጽድት ያለ ሁል ጊዜም የሚያምር። ጽዱ ቤት እንዳለኝ ጊዜም በዛም ደስ ይለኛል እና ቤቴን በየጊዜው ነው የማጸዳው።

ብዙ ጊዜ በቀኝ እጄ ነው የምጽፈው እኔ እንዴት ያው ካስተዳደጌ ከልጅነቴም ጀምሮ የለመድኩት በቀኝ እጄ መጽሐፍ ስለሆነ ስቲል ናው። በቀኝ እንጄ ነው የሆነ ጊዜ በግራ እጅ ጀምሬ ነበር መጽሐፍ ግራአጄን ማለማመድ አለብኝ ብዬ ለራሴ የቤት ስራ ሰጥቼ ወይም ለራሴ የሆነ ክሬዲት ሀወር ሰጥቼ እያሰለጠንኩ ነበር። ግራእጄን ግን በግራጄ መጻፍ አልቻልኩም እና መልመድ አልቻልኩም። ስቲል ግን በቀኝ እጄ የምጽፈው ወደፊት ግን ሜይቢ በግራ እጄም መጻፍ እፈልጋለሁ። ምክንያቱም የተለያዩ ስራዎችን በቀኝም በግራም መስራት እችላለሁ። ግን ጽሁፍ ላይ በቀኝ እጄ ነው ብዙ ጊዜ የምጽፈው ይሄ ምንድነው? ከመጀመሪያው ጀምረው ስቲል እስካሁን ስዓት ድረስ በቀኝ እጄ ስጽፍ ስለኖርኩኝ። ያ ይመስለኛል እንደዛ ያደረገው ቻው አስተካክላለሁ። አሁን ላይ በቅኝ እጄ ነው የምጽፈው

የምወደው ሬስቶራንት እዚህ አዲስ አበባ ውስጥ ዛት ማች ያን ያህል ብዙ ሬስቶራንቶች አሉ። ግን ብዙ ጊዜ እንደዚህ ባህል ምግብ ቤቶች ምናምን ናቸው ሚመቹኝ እና እዛ ጋር ነው ብዙ ጊዜ ማሳልፈው። እና የምወድ ሬስቶራንት ይሄን ብዬ መጥራት ይከምደኛል ቢኮዝ ብዙ ሬስቶራንቶችን ሄጄ አውቃለሁኝ። ተገኝቼ አውቃለሁኝ የተለያየ አጋጣሚ በፕሮግራም ሊሆን ይችላል ፐርሰናሊም ሊሆን ይችላል። ግን የሬስቶራንት ስም ይሄን ብዬ ልጠራ የምችልበት አጋጣሚ የለም። ግን ብዙ ጊዜ በዓል ምግቦች ላይ ቤቶች ላይ ብዙ ጊዜ እዛ መገኘት በጣም ያስደስተኛል። ብዙ ጊዜ ባህል ምግቦች ላይ ምናምን እንደዛ በጣም ደስተኛ ነኝ። በዛ በባህል ውስጥ ማለፍን በጣም ስለማስብ ስለምወድ የባህል ምግቦች ላይ በጣም ደስተኛ ነኝ

ሌሎችን ማበረታታት በጣም ነው የምችለው ምክንያቱም ለሌሎች ቦታ ለሌሎች ትልቅ ክብር መስጠት ሌሎች እንዲያድጉ ሌሎች እንዲለወጡ አብረው ከእኔ ጋር የተሻለ ቦታ እንዲደርሱ ትልቅ ሀሳብና ትልቅ አላማም ስላለኝ ሌሎችን በጣም አበረታታለሁ። በጣም አደንቃለሁ በጣም ከብር አለኝ በጣም ትልቅ ቦታ አለኝ። ሶ ለሌሎች ትልቅ ኢንከሬጅመንት እሰጣለሁ ትልቅ ቦታ እሰጣለሁ ትልቅ ክሬዲት እሰጣለሁ ሌሎች ሲያድጉ ሌሎች ሰው በጣም ያስደስተኛል። ሲደሰቱ በጣም ያስደስተኛል። እና ሌሎችን በማበረታታት በጣም ውስጤ ያምናል

ከስራ ሰዓት በኋላ ብዙ ጊዜ ምንድነው? ማረገው እንደዚህ ሌሎች የስራ ጫናዎች ከሌሉብኝ ራሴን ፍሪ ነው። ማገው ግን ስራዎች ካሉ ፔኒንግ ስራዎች ካሉ የሚቀሩ ስራዎች ካሉ እነዛን ስራዎች ነው ምሰራው። ግን ስራ ከሌለ እረፍት አደርጋለሁ ምናምን ሻወር እወስዳለሁ። ራሴ ጋር ነው እንትን ምለው ማሳልፈው እና ብዙ ጊዜ ለራሴ ክሬዲት ሰዓት ሰው ወስጄ ሰጥቼ ማረፍ ነው ምፈልገው። ምክንያቱም ለነገ ስራ ለቀጣይ ስራ ኢነርጂ እንዲኖረኝ ሀይል እንዲኖረኝ። እረፍት በማድረግ እረፍት አደርጋለሁኝ። ከስራ ሰዓት በኋላ እረፍት በማድረግ ብዙ ጊዜ እሱም ሸክሜ ቀሎልኝ።